እሺ ስጦታ መስጠት ትወዳለህ? አወ እወድዳለሁኝ ስጦታ መስጠትን አቅበልም ደስ የሚል ነገር ነው። ሰጥቼም አቃለሁኝ። ስጦታ ለሰው መስጠት ለዛ ሰው የምናሳየው ፍቅር አክብሮት መልካም ነገር መግለጫ ነው ብዬ አስባለሁኝ። እና ስጦታ መስጠት እወዳለሁኝ።